ገበያ ብዙም ጊዜ እሄዳለሁ። በተለይ የሃይስኩል ተማሪ እያለሁ ፋዘር በግ ነጋዴ ምናምን ነበር እና ቅዳሜ ቅዳሜ እንኳን በቃ ገበያተኛ ነበርኩ። በግ እየተገዛ ከሆነ ነው እሸጣለሁ። የሚገዛ ከሆነ የምንገዛ ምናምን ነበር እና ቅዳሜ ቅዳሜ ቋሚ ነበርኩ የምቀርባቸው ቀናት ይሉም ነበር ቅዳሜ ቅዳሜ ሁሉንም ቀን ቅዳሜ ቅዳሜ ገበያ እሄድ ነበር ሄጀም ትርፍ የሚባሉ ነገሮች አሉ እንዴት እንደሚሸጥ እንዴት እንደሚገዛ ምናምን የገቡኝ ነገር በጣም ብዙ አሉ በመሄዴ የተነሳ ማለት ነው። እና ማንኛውም ሰው በተለይ ልጆቹ ምናምን ከሆነ ገበያ ተከትሎ ቤተሰብ ጋር ምናምን ሄዶ መልመዳቸው አሪፍ ነው አላለሁ። ለወደፊት አድገው ቤተሰብ ሊመሰርቱ ይችላሉ ምናምን ይሄ ይሄ ነገር ስላለ ገበያ ሲሄዱ ብዙ ነገር ሊጠቀሙ ይችላሉ። አንደኛ ምን እገዛለሁ ምርጫው የገበያው የማርኬቱ ዋጋ እንዴት አይነት ነው? ገበያው እንዴት ሊወደድ ይችላል? እንዴት ሊረክስ ይችላል? ምን አይነት ነገር ብገዛ ያወጣኛል? እንዴት ልከራከር እችላለሁ? ምናምን የሚሉ ነገሮችን ብዙ ነገሮችን ገበያ በመሄድ ሰው ልያየው ይችላል። እና ገበያ በመሄደ በቃ በጣም ብዙ ያተርፍኳቸው ነገሮች አሉ። ግን አሁን ላይ የዩኒቨርሲቲ ተማሪ ነኝ እና ዩኒቨርሲቲ ኮምፒዩተር ሳይንስ ፊልድ ውስጥ ነው የምማረው ገበያ ልሂድ ብልም የምንሄድባቸው ነገሮች ልበስ ለመግዛት ምናምን ካልሆነ በቀር ምንም የምሄድባቸው ነገሮች የሉም እና ቅዳሜ ህይወት ማሳልፈው አሁን ላይ ቤተክርስቲያን በመሄድ ሻወር በመውሰድ ምናምን እንጂ እንደዚ ገበያ ምናምን በመሄድ አይደለም። ግን የበፊት ነገሮች ይጠቅሙኝ ነበር። አሁን ወጥቼ ተመርቄ ምናምን ይጠቅመኛል። እንደዛ ያለ ህይወት ምናምን ነጋዴውን በሚሰራበት ነጋዴውን ባልኩኝ ራሱ ለራሴ ለመግዛት ገበያ ነው በፊት መሄዱ ገበያውን መልመዱ በጣም አሪፍ ነው ለባህል አለ አዲስ አመት ገና ኦርቶዶክስ ነኝ እና አዲስ አመት አለ ገና አለ ትንሳኤውን ፋሲካ እንለዋለን እኛ አገር በጎጃመኛ እነዛ እነዛ ነገሮች እንትን የሚለው በምንድነው የምንገዛቸው በገበያ በመሄድ ነው ማለት ነው እነዛ እነዛ ነገሮችን ደግሞ የተማርኩት በምንድነው ፋዘር ጋር ተከትየ ገበያ ብንሄድ ፋዘር ጋር ተከትይ በመማር ምናምን ብዙ ነገር አተርፍቤታለሁ። ወደፊት ራሱን ሲያደርግ እችላለሁ ራሱን ሲያደርግ እገዛ እችላለሁእና ገበያ መሄድ ለማንኛውም ሰው በጣም እስከ አስራ አንድ ከ አስራ ሁለት አመት በላይ ከሆነ ጀምሮ ገበያ ስትክትሉን የለም የገበያው ሁኔታ ማስተማር አሪፍ ነው ብዬ እወስዳለሁ ማንኛውም ሰው ማንኛውም በራሴ ቦል ምናምን ልጅም ከአስር ከአስራ አንድ አመት ጀምሮ ማርኬቱን አስተምረዋለሁ ብየ ነው የማስበው መማሩ ደግሞ በጣም ይጠቅመዋል በጣም በጣም በጣም ማለት ነው።

ነገር አይነት ሰው አይደለም። ለማስ በገጠር አካባቢ ልጅ ነኝ። በገጠሩ ደግሞ ቤቶቹ አእንደ ከተማዎች እየተቀራረቡ ምናምን አይደሉም። እና በተለይም ደግሞ እኛ አካባቢ እንደኛ ሰፈር ከእኛ ቤት ጎረቤት የሚባል ከአምስት ሄክታር በላይ እርቆ ነው ያለው። እና የዛን ደግሞ አወራ ካልጮህ በቀር እዛ እንደዚህ እያወራው ምናምን ብዙ ይሰማራችውም። ለጮኸ ከተጣላ ምናምን ያው የጎረ ቤት ባህላችንን ሄደን ማስታረቅ አለን መገላገል አለ ማስማማት አለ አለ። እንደዛ እንደዛ ነገር እናደርጋለን እንጂ እንደዚህ ድምጻቸው እያወሩ እንደዚህ ምናምን። እና ያ ነገር ደግሞ በጣም ጥቅም አለው ብዬ እወስዳለሁ። አንደ ገጠሩ ስርዓት ለመኖር ሰላም አለው። ማንም ሰው ጋር ምንም አያት ክፉ ነገር አታወራም። ራስን በቃ በቤት ከወንድም ጋር ሌላቤት ጎረቤት ጋር ማናምን አትልምና። በጣም ደስ የሚል ነገር አለው። ልጆች ካሊህ የጎረቤቶቻችን ድምጽ አንዳንዴ ድምጽ እንደኛ እንደኛ ስፈር ምናምን ጓረቤት የለም። ማክሲመም በጣም ቀራቢ የምንላት ጎረቤታችን አንድ ሄክታር አካባቢ እርቀታችን ማለት ነው። እና ግን ከዛ ውጪ ያለው መሬት የንስሳት ነው። የወፎች የላሞች ፈረስ በቅሎ ምናምን የሚባል ነገር አለና አንደ እኛ አካባቢ የእነዛን የእነዛን ድምጽ ካላሆነ በቀር የሰው ድምጽ ብዙም ልንሰማ ምንችለው። መቼ ነው? እነዚህ ተጣልተው ሲጮሁ አለመስማማት ኖሮ የሆነ ሲራበሹ ምናምን ምናምን ካልሆነ እና ባህል ምናምን ሲሆን መንገድ ሰው ይተላለፋል። ያን ያን የሰው ድምጽ ልንሰማ እንችላለን። ከዛ ውጪ ግን እንደዚህ ጎረቤት ምናምን ስለሌለ ያ ሰው ሚጮሁት የኛ ከብቶች ናቸው የኛ ላሞች ናቸው። እነሱም ደርሶ መልስ ስሄድ ሲመጡ ምናምን የእነርሱን ካልሰማን በቃር የሰው ድምጽ ብዙም ልንሰማ አንችልም። የሰው ድምጽ በጣም ብዙ ጊዜ ምንሰማው መቼም በዓል ሲሆን አሁን ትንሳኤ አለ ገና አለ። ግዝረት አለ አዲስ አመት አለን። በዛ በዛ ሰዓት እንግዳ ሰው ሊመጣ ይችላል ወደ እኛ ቤትም ሆነ። ወደ ጎረቤት ተምንላቸው በተለምዶ ለጎረቤት ከምንላቸው አጠገብ ያለው ሰው ነው እና ራቅ ቢልም ጎረቤት ነው ምንላቸው። ወደዛ አልፎ ሲሄዱ ምናምን ይሄ አልፈን አይነት ድምጽ ልንሰማ እንችላለን ከዛ ውጪ ግን ብቻችንን ነው የምንኖረው ምናምን። ሰው እንደዚህ የለም ጎረቤት ምናምን የለም። ጎረቤት አለመኖር ደስ የሚል ነገርም አለ የሚያስጠላ ነገርም አለም። ደስ የሚል ነገር በምን ነው የምንለው? በቃ ሰው ጋር መጣላት የለ መኮራረፍ የለ። ራሳችንን ችግራችንን እንደራሳችን አርገን ነው የምንኖረው። ደስታችንን እንደራሳችን አርገን ራሳችንን በቃ እንደጊዜ ጎረቤት በምንም ነገር አትጣላም። እና ያ ያ ነገር ደስ የሚል ነገር አለ። የሚከፋ ነገር መቼ ነው? የሆነ ነገር ቢፈጠር ከቤቱ ላይ የሆነ ነገር ቢፈጠር ጎረቤት ቅርብ ሳይኖር ሲቀር ላይሰማን ይችላል። ላይዳርስልን ይችላል ያ ያ ነገር በጣም መጥፎ ነገሮች ናቸው። በጎ ነገሮች ደግሞ ቅድም የጠቀስኳቸው ናቸው ማለት ነው። ግን ከበጎና ከመጥፎ ነገር በጎ ነው ጋር ይበልጣል ብዬ ነው የማስበው። አሁን ላይ ሰው ሰውን የሚተማንበት ሰዓት አይደለም። ሰውና ሰው የሚወዳደርበት ምናምን ሰዓት ነው። ራሳቸውን ለመናገር ጎረቤት ራቅ ባለ ቦታ ብንኖር የተሻለ ነው ብዬ እወስዳለው።

አምብል መስጠት አውቃለሁ እና የደጋግሞ ነው የተነሳ መብራት በቅርብ ነው በሀገራችን ወደ ቤታችን ያገኘነው ነበር። እና መብራት ከማግባታችን በፊት መፍጨቱን አልፏል መውቀት ነው የመሰክላ አይነት ነገር በከንቱ ይፈራል። እና ማደራጀት መውቀት ይባላል በዛፍ ነገር። ይቆላል በጣም እስኪ በስል ካልተቆላ አስለማየ ስለማይደቅልን አስኪበስል ይቆላል። ከዛ በኋላ መውቀጥ ነበር። ለመውቀጥ ደግሞ ሀይል ምናምን ስለሚያስፈልግ ይበቱ ብቸኛ ልጅ ነኝ ለሎቹ ሰቶች ናቸው። ለመውቀጥ ሀይል ስለሚያስፈልግ ለሰቶች ደግሞ ስለሚከብድ እኔ ነበርኩ የምወቅጠውማለት ነው። እያለል እያለ መብራት ከለላ ሰው ቆጣሪ ስበን አመጣን። መፍጫ ብንገዛም ሰውየው ፍቃደኛ አደለም። ባለ ቆጣሪው። ድጋሚ ምን ማረግ ጀመርን። ወይም በማታው ተደበቀ መፍጫ አለፍኩኝ። ከዛ ውጪ ግን ሰውየው ከሰማበት አልፎ ስለሚቆጣ። ምንድን ነው እምናደርገው ሊቆላ? ከዛ መውቀጥ ማለት ነው። ለመውቀጥ ደግሞ ከሰላሳ ከረባ ደቂቃ ምናምን ባለው ይወስዳል። እና ያን ያክል ደቂቃ መውቀጥ እጂ ያማል ምናምን እየሆነ። ሴቶች በተለይ ለሴቶች ከባድ ነው። ብዙ ጊዜ የምወቅጠው እኔ ነኝ። ከዛ በኋላ እያለ እያለ እያለ ተቆየ በኋላ አሁን ላይ የዛሬ አመት አከባቢ መብራት ወደ ቤታችን አስገባን። ከዛ በመብራት ምክንያት ምን ማርግ ጀመርን? ቋጣሪን ከቤታችን አስገባን። አሁን ላይ ደስ ይላል። በውጋችን ባለውና እንትን መፍጨት ላይ ተላልፈናል። መፍጫችን ለስም አስታችን ሲበላሽ ምናምን ብዙ ጊዜ ልክ ልክ አልወስዳችንም እኔ አስተካክየ እኔ ነኝ እምፈጫት እና መፍጨት እችላለሁ። ደስ ይለኛል በጣም የሆነ የአምሮ እርካታ ምናምን አገኛለሁ። ፈጭቸ ምናምን ስጨርስ። ቡና ደሞ በታም እምወድ አይነት ሰው ስለሆንኩኝ። ከቤትና ከሌላ ሰው በተለየ ቡና እውዳለው። ሶስት አልጠጣም እና። ለዛ ደግሞ የምጠጣውን ግዴታ መሆን አደርጋለሁ ግን መራቅ ነው። ራስን ለቤተሰብ በአጠቃላይ ሰዓት መፈጨው እኔ ነኝ እኔ ባለው ሰዓት ማነው ብዙ ሰዓት ታውለው ላይ ዩኒቨርሲቲ ምናምን። ቀዳሚ ምናምን ዩኒቨርሲቲ እና አዶሬ ቀዳሚ ምናምን ዲፕሎማ መሰለህ እንደዛ እንደዛ ቅዳሜያችንን እንመሳጭላችኋለን ነገር ለሁሉም። አሳይቻችኋለሁ የገጠር ነው የሚሉት ተስሏል ባያቁም ከላኩ ነው። ማዛር ማዛር ምናምን ያሉት ይጫቻሉ ማለት ነው። ነው እና መፍጨት እምወድ ብቻ ሳይሆን እንደ ግዴታ ሆኖ ነው መስቀል እንዳለብኝ እየተሰማኛ ነው። ማሽን ምናምን ቢበላሽ ራሱ መስታቸው ነው መስታቸው እንደዚህ ኤሌክትሮኔትስ ነግረሽ ላይ ራሴን ማጋነን እንዳሆንብኝ ጎበዝ ነኝ። እና መስጠተኛ መውቀጥን ሳወዳድራቸው መውቀጥ በጣም አድካሚ ነው በጣም በጣም ብዙ ሰዓት ይወስዳል። በጣም በጣም ነው። እንደዛ ሆኖም ላይደቅልህ ይችላል። የነሱ ግን በቀላሉ በአምስት በአራት በሶስት ደቂቃው ሰዓት ላይ ጋር ምን ነው ብቃውን ማድረግ እንችላለን ማለት ነው። እና ሃያ ሃያ በመሆኑ መፍጨት የተሻለ ነው ደስ ይላል። መፍጨት እችላለሁ ብየ መደምደም እችላለሁ ማለት ነው። እወዳለሁ እችላለሁ አውቃለሁ በሚለድቀው ማጋነን አይሆንብኝም።

ኮምፒውተር መጠቀም እንደ ኮምፒውተር መጠቀም እንዳጋጣሚ ሆኖ እኔ የኢንጅባራ ዩኒቨርስቲ ኮምፒውተር ሳይንስ አራተኛ አመት ተማሪ ነኝና ዲፓርትመንቴም መሰለኝ ዲግሪ ኮምፒውተር ሳይንስ ስለሆነ ኮምፒውተር ጋር ብዙም ሰዓት ኮምፒውተር ላይ ነው የማሳልፈው። እና የመሳሰሉን ነገሮች ጋር በጣም በሃይል እንደ ጓደኞቼ ነው ማያቸው። እና አሁን ላይ ክላስ ገብቼ ከምማር ራሱ ቻትጂፒቲን መጠየቅ ዩቲዩቦች ላይ ማየት ምናምን እንደዚህ ያዝናናኛል። ደግሞ ብዙ እውቀትም አገኘሁበት ይዘው ነው። አእምሮዬን ራሱ በ በሶሻል ሚዲያ ውስጥ ስላሳመንኩት ነው መሰለኝ። ብዙ ጊዜ ክላስ ገብቼ እስክስማርና። እንደዚህ ቻትጂፒቲን ስጠይቅ ምናምን ይለያያል የሚይዛቸው አያያዜ እራሱ በሚገባኝ ቋንቋ እጠይቀዋለሁ በሚገባኝ ልክ ያመጣልኛል። ካላመጣልኝ ደጋግሜ በመጠየቅ ምናምን እረዳለሁ። ከሰዎቹ ደግሞ ያን ያክል እውቀት አገኛለሁ ማለት አይደለም። ግን እንደዚህ ቻትጂፒቲ እና ዲፕሲክን በሱ ጊዜ ስጠይቅ በራሱ በጣም ብዙ እውቀት እያገኘህ ነው የሚሄደው። ከማንም ይልቅ ደግሞ ማየት መነካካት ምናምን ደስ ይለኛል መሰለኝ። ኮምፒውተሮች ጋር ብዙ ጊዜ እንደዚህ አቶ ተከራይቶ ብዙም ሰዓት አሳልፋለሁ። እና እነዚህ ኮምፒውተር ጋር በጣም ብዙ እንደ ጓደኞቼ ነው ማያቸው። ጥያቄ ምናምን ራሱ አሁን ከተነሳ አንድ ቻፕተር ቢኖር ያንን እንዳለ እልከዋለሁ ወደ ቻትጂፒቲ ይሄንያህል እልከውና ከዚህ ቻፕተር ውስጥ ሃምሳ ጥያቄ አውጣለኝ። ሃምሳ ምርጫ አምጣልኝ ሃምሳ ትሩፎልስ አምጣልኝ ሃምሳ ዳሽሙላ አምጣልኝ ምናምን እያልኩ ሌላም ጥያቄዎቹን ሰርቼው ነው እንጂ የምገባው። አንብቤ ራሱ አይደለም በሱፊት የምገባው። እንደዛም ሁኜ ግን ውጤታማ አድርጎኛል ብዬ ነው የማስበው። ብዙ ሰዓት ከማነባቸው በላይ ብዙ ሰዓት የጠየኳቸው አንደኛ የጠየኳቸውን ጥያቄ ጥያቄዎች ስሰራ ስህተቶች ላይ እማራለሁ። ግን እንደዚህ ማንበብ ብቻ ቢሆን ስህተቴ ምኑ ጋር እንደሆነ አላውቅም። አነበዋለሁ ይዤዋለሁ ብዬ ነው የማልፈው አነበዋለሁ ይዤዋለሁ ብዬ ነው የማልፈው። እና ምን ጋር ተሳሳትኩኝ ሚለውን ለራሴ ላውቀው አልችልም። ጥያቄዎችን ጠይቄ ይሄን ጥያቄዎችን መሰርቼ ከዛ ድጋሚ ሌላ ጥያቄ አውጣ እንለውና የመጀመሪያው የመጀመሪዎቹን ጥያቄ ስሰራ እንደማንዋል ነው የምቆጥረው። ሁለተኛ ላይ ደግሞ ሌላ ጥያቄ አዘጋጀልኝ የጥያቄዎቹን ስሰራ ስህተቴ ላይ እየተማርኩ እሄዳለው ሁለተኛው ላይ ስሰራ ግን ምንድነው ማረገው? እየተረዳሁት ነው የሚሄደው። ስህተት ምኑ ጋር ነው ስህተት የሚለውን እየተረዳሁ ነው የሚሄደው። እንደዛ እንደዛ ነገር አለና ደስ ይለኛል። ኮምፒውተር መጠቀም ወይ ደግሞ እችላለሁ ብዬ ነው የምደምድመው ማለት ነው። አንደኛ አይሁን ትንሽ የትም የመረጥኩት የትምህርት ክፍሌ ኮምፒውተር ሳይንስ ነው ኮምፒውተር ሳይንስ በጣም የምወደው ትምህርት ነበር። እና ላይ ከሰባተኛ ክፍል ጀምሮ ባለው ሂሳብ ትምህርት ክፍል በጣም እወደው ነበር። ውጤታማ ምለው ምንድነው? የጥናት የጥናት ሰዓት ስራ እየሰራሁ ነበር የመጣሁት። ከዛ በላይ ስምንተኛ ክፍልም እንደዛ ውጤት ያለፍኩበት ጊዜ አይመስለኝም። አስረኛ ክፍል ገብቼ ነው የሰራሁት። አስራ ሁለተኛ ክፍል ከመቶ የግቢ መግቢያ ፈተና። ከሰማንያ ነው የሰራሁት እና። እወዳቸዋለሁ ከዛ በኋላ ማትስ ብዙ ያለችን መቼት ሆኖ ብዙ ሰዓት ከመሸምደድ ይልቅ መጽሐፍ መነካካት ምናምን እወዳለሁ። እንደዛስ ውስጤን ሳሳምነው ፊት ላይ ሰባተኛ ክፍል ጀምሬ ነው እንደዚህ ራሴን ያሳመንኩት ማለት ነው። ሳሳምነው ወደ ቁጥሮቹና ወደዚህ ወደ መነካካት አዘነብሏል ፍላጎቴ። ከዛ ወደ ኮምፒውተር ሳይንስ ጋር ደግሞ ብዙ የተከ ትምህርቶች አሉ እነአፕላይድ የሚባል አለ። ካልኩለስ የሚባል አለ። ዱስትሪት ዋት ዋት ይባላል እነዛ እነዛ ስላሉ እነዛ እነዛ ማገኘው ደግሞ በማትስ በኮምፒውተር ሳይንስ ስለሆነ በኮምፒውተር ሳይንስ ነው የሚሆነው። ኮምፒውተር መጠቀም እንድችል አድርጎኛል ብዬ ነው የማስበው። እና ከኮምፒውተር መጠቀም በጣም እወዳለሁ ደስ ይለኛል። እቻላለሁም ብዬ ነው የማስበው።

አዎ ዋይፋይ በጣም እጠቀማለሁ። አሁን ላይ ዳታ ቴሌ ምናምን በመጨመሯ የተነሳ- ዋይፋይ መጠቀም ያስገድደናል ማለት ነው። ዋይፋይ ብዙ ጊዜ- የግቢ ተማሪ እንደመሆኔ አንፃር ላይበራሪዎቹ ጋ ዋይፋይ ይኖራል። ላውንቾቹ ጋር ዋይፋይ ይኖራል። የተለያየ የመዝናኛ ቦታዎቹ የሚባሉት ላይ ዋይፋይ ይኖራል። እና እዛ እዛ ጋር ዋይፋይ እጠቀማለሁ። ከዛ በተረፈ ደግሞ ኢንተርኔት ኬብል በፒሲ ሰተክተን ምናምን እንጠቀማለን ማለት ነው። ያ ብዙ ነገር ይቀልድ ስለናል አንደኛ ከውጭ ነፃ ያደርገናል ኢንተርኔት በምን መሆን አወደህ ወጪ ይቀንስልናል ማለት ነው። እና ዋይፋይ መጠቀም ብዙ ሶሻል ሚዲያዎች እንድንጠቀም ያደርገናል። የተለያየ ነገር እንደምትሰራ ስለምናድርግ ዋይፋይ ብዙ ጊዜ እጠቀማለሁ ማለት ነው። ግን ዋይፋይ ከምጠቀም ይልቅ- ኢንተርኔት ከብል ስንጠቀም የበለጠ ፈጣን ይሆንልናል። የበለጠ ደሞ ይሰራልናል። አክቲቭ ይህንልናል ማለት ነው። የበለጠ ፈጣን ይሆናል።